ሾርባ ትወዳለህ? ሾርባ እወዳለሁኝ። ሾርባ እንዴት ወደርሽ የትኛውንስ ሾርባ ትወጃለሽ? ካላችሁኝ የምወደው ሾርባ የአሳ ሾርባ እና የአትክልት ሾርባ ነው። የአሳ ሾርባ የምወድበት ምክንያት በዛ በጣም ብዙ ጥቅም ስላለው እና ከኬሚካል ንጹህ ነው ሁሉንም ነገር የምናገኘው ከተፈጥሮ ነገር ስለሆነ የአሳ ሾርባ እወዳለሁኝ። በዛ ላይ ለጤና ካለው አንፃር ለጤናችን ጥሩ ጥቅም ስላለው ለምሳሌ ለልብ ጤና ሳሪፍ ነው። ለአንጎል እድገት እንደ አጥንት ጥንካሬ በዛ ላይ ደግሞ ቫይታሚ ዲ አለው። ላይን ጥራትም አሪፍ ነው። ለዛ የአሳ ሾርባ በጣም እወደዋለሁኝ በተጨማሪ ደግሞ የአትክልት ሾርባ የምወድበት ምክንያት ሁሉንም ነገር ከተፈጥሮ ነገር የምናገኘው ሁለቱንም ሾርቦች ብንመለከት ምንም አይነት ኬሚካል ነገር የማይገባባቸው ከተፈጥሮ ነገር ስለምናገኛቸው እወዳለሁኝ። አትክልት ሾርባ ብንመለከት አሁን ሁሉም አትክልት ነው። ካሮት ድንች ጥቅል ጎመን ፎሶሊያ ነጭ ሽንኩርት ከእነዚህ ከነዚህ ነገሮች ስለሚሰራ ከተፈጥሮአዊ ነገሮች ስለሚሰሩ አትክልት ሾርባ እወዳለሁኝ። ያዛ ሾርባ እወዳለሁኝ ሾርባ እወዳለሁኝ ማለት ነው

የድርጅቱን ባህል ትወዳለህ? አዎ እወዳለሁኝ። እንዴት የድርጅቱን ባህል ትወዳለሽ? ካላችሁኝ ለምሳሌ በአንድ ድርጅት ውስጥ እኔ ብቀጠርና ብስራ የዛ የድርጅት ውስጥ የዛ ድርጅት ህግና ደንብ ስላለ ባህልም ስላለው የግዴታ የዛን ድርጅት ባህል እወዳለሁኝ። የሚሆንበት ምክንያት ለስራዬ ቀልጣፋ እንዲሆን ስለምፈልግ ተወዳጅነት ማግኘት ስለምፈልግ የድርጅቱን ባህል በደንብ እወዳለሁኝ አከብራለሁኝ ማለት ነው። የተሻለ ስራ ደረጃ እንድኖር

ሰዎችን በአይን ትመለከታለህ? አወ እመለከታለሁ። እንዴት ትመለከቻለሽ ካላችሁኝ ሰዎችን ባይመለከተው አንደኛ ሲያልፉ ሊሆን ይችላል እመለከታችኋለሁ በአጋጣሚ። ሁለተኛ ደግሞ ላለመርሳት ስል ሰዎችን በአይኔ እመለከታቸዋለሁኝ ማለት ነው። ከዚህ እዚህ አንፃር እመለከታቸዋለሁኝ

ምን ያክል የሙቀት መጠን ትመርጣለህ? እኔ የምመርጠው የሙቀት መጠን ምን ያህል የሙቀት መጠን ትመርጫለሽ ካላችሁኝ? እኔ የምመርጠው የሙቀት መጠን መካከለኛ። ማለት መካከለኛ ስላችሁ ለአኗኗር ምቹ የሆነ ለአኗኗር ምቹ የሆነ የሙቀት መጠን እመርጣለሁኝ። በጣምም ያልሞቀ በጣምም ያልቀዘቀዘ። የሙቀት መጠን እመርጣለሁ። ይህም ማለት ለሰውነታችን ተመጣጣኝ ሆነ የሙቀት መጠን። እኔ እመርጣለሁኝ ማለት ነው ተመጣጣኝ የሆነ የሙቀት መጠን እመርጣለሁ

በዚህ ቅዳሜና እሁድ ምን ታደርጋለህ? እንግዲህ እኔ በዚህ ቅዳሜ እና እሁድ ምን ታደርጊያለሽ? ካላችሁኝ ብዙ ነገሮችን አደርጋለሁ። የመጀመሪያው ቅዳሜ ክላስ አለኝ። ወደ ትምህርት ቤት በመሄድ ትምህርት ቤት በመሄድ እማራለሁኝ ትምህርት እማራለሁኝ። ከዛ በተጨማሪ ደግሞ ከትምህርት ቤት መልስ እቤት መጥቼ ንግድ ቦታ መጥቼ ሱቅ እሸጣለሁኝ እናቴን አግዛለሁኝ። ከዛ በተጨማሪ ደግሞ ልብስ አጥባለሁኝ። እረፍት ስለሚኖረኝ ከዛ ስመለስ ልብስ አጥባለሁኝ። እሁድ ደግሞ የመጀመሪያው ስራዬ በጧት ተነስቼ ወደ ቤተክርስቲያን መሄድ ነው። ከቤተክርስቲያን መልስ ስመልስ ደግሞ ምግቦች ሰርቼ ምግቤን እበላለሁኝ። ከዛ ቤተሰቤን ማገዝ ያልብኝን ስራዎች አግዛለሁኝ ስራዬን ከጨረስኩኝ በኋላ ከአገዝኳቸው በኋላ ደግሞ ከጓደኞቼ ጋር ወደ መዝናኛ ቦታ ሄጄ ትንሽ እዝናናለሁኝ ማለት ነው። ስለዚህ በዚህ ቅዳሜና እሁድ የማደርጋቸው ነገሮች እነዚህ ናቸው።

መስኮትህን ክፍት ታውላለህ? አዎ መስኮቴን ክፍት የማውልበት ምክንያት ምንድነው? ካላችሁኝ መስኮቴን ክፍት አውላለሁኝ? እንዴት ታይዋለሽ ካላችሁኝ? ለምንስ ታይዋያለሽ ካላችሁኝ? የመጀመሪያው መስኮት ክፍት እንዲሆን የምፈልገው አየር ወደ ውስጥ እንዲገባ ነው። አየር ወደ ውስጥ ከገባም ጥሩ ጥሩ ሽታና ጥሩ ማዕዛ እንዲኖረው ስለሚያደርግ። መስኮቴን ቀኑን ሙሉ ክፍት አድርጌው ከስራ ወደ ስራ እሄዳለሁኝ ማለት ነው። ከዛ ከስራ ስመለስ በሩን ስከፍተው ጥሩ አየር እንዲኖር ያደርጋል። ክፍት የማደርግበት ምክንያት ሌላኛው አይታፈንም ቤቱ የተለያየ ሽታ ቢኖር እንዲወጣ ያደርጋል። ቤቱ እንዳይታፈን ስለሚሆን መስኮቴን ንጹህ አየር እንዲገባ ወደ ውስጥ ስለምፈልግ መስኮቴን ክፍት አድርጌው። የትም ቦታ የምሄደው ስለዚህ መስኮቴ ክፍት ክፍት አውላለሁኝ ማለት ነው። ጥሩ አየር እንዲ እንዲነፍስ ስለምፈልግ

ዋና ሀላፊነቶችሽ ምንድን ናቸው የኔ እንግዲህ ዋና ሀላፊነቶችሽ ምንድን ናቸው? ካላችሁኝ የኔ ዋናው ሀላፊነቴ የመጀመሪያው ጠንክሮና ጎብዞ መማር ይሄ ዋናው ሀላፊነቴ ነው ቤተሰብ የሰጠኝ ሀላፊነት ነው። በደንብ ተምሬ ጥንክሬ እነሱም ማስደሰት የትልቁ ዋናው ሀላፊነቴ ነው። ከዛ በተጨማሪ ደግሞ እናቴን በማግዝበት ሰዓት በደንብ ስሪ እንደዚህ እንደዚህ አድርጌ ይሄን ይሄን ይሄን አድርጌ ተብዬ ዋና ሀላፊነት ከቤተሰብ ይሰጠኛል በደንብ መሸጥ ካለብኝ በደንብ መሸጥ ማለት ነው። ከዛው በተጨማሪው ደግሞ ዋና ሀላፊነቴ የኔ በተሰማርኩበት ዘርፍ ላይ ጠንክሮ መስራት ይሄ ትልቁና ዋናው ሀላፊነቴ ነው ማለት ነው።

ሻማ ማብራት ትወዳለህ? አዎ ሻማ መብራት እወዳለሁኝ እንዴት ነው ሻማ መብራት የምትወጁ ካላችሁኝ የመጀመሪያው ሻማ መውራት መውደድበት ለባላት ሰሞን ለባአላት ስላችሁ ለማርያም ለገብርኤል ሰዓት ሻማውን ማብራት በጣም ነው የምወደው። ተጨማሪ ቤተክርስቲያን የምሄድ ከሆነ ሻማ ማበራት በጣም እወዳለሁ። እና ደግሞ የሻማ ሽታ በጣም ደስ ስለሚለኝ ማራኪ ስለሆንና ሻማ ማብራት በጣም እወዳለሁኝ ማለት ነው

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? እንግዲህ እኔ ምን ታደርጊያለሽ ካላችሁኝ መጀመሪያ የማደርገው እኔ ሁሉ ራሴ ለመፍታት እሞክራለሁ። የቴክኖሎጂ ችግር ሰያገጥመኝ እኔ ራሴው ችግሮችን ለመፍሳተት እሞክራለሁኝ። ከዚያ በተጨማሪ ደግሞ እምቢ ከለኝ እኔ መፍታት የማልችለው ነገር ካልሆነ ለቴክኖሎጂ ባለሙያዎች በመደወል መጥተው እንዲያግዙኝ አደርጋለሁኝ። እነዚህን አደርጋለሁ ማለት ነው

የአካል ብቃት እንቅስቃሴ ታደርጋለህ? አዎ አደርጋለሁኝ የአካል ብቃት እንቅስቃሴ? እንዴት ታደርጊያለሽ ካላችሁኝ የአካል ብቃት እንቅስቃሴ የማደርግበት ምክንያት። የመጀመሪያው ተመጣጣኝ ሰውነት ክብደት እንዲኖረኝ ነው የአካል እንቅስቃሴ የማደርገው። ከዛ ሲቀጥል ደግሞ ንቅት እንድልና በስራዬ ላይ ቀልጣፋ እንድሆን። ስለሚያደርገኝ የአካል ብቃት እንቅስቃሴ አደርጋለሁኝ። ከዛ ያላስፈላጊ ውፍረትን ለመቀነስ ሸንቀጥ ያለ ሰውነት እንዲኖረኝ ስለምፈልግ። የአካል ብቃት እንቅስቃሴ አደርጋለሁኝ። የአካል ብቃት እንቅስቃሴ የማደርገውም ሁል ጊዜ ጠዋት ጠዋት ከንቅልፌ ከተነሳሁኝ በኋላ ጠዋት ጠዋት ቤያንስ ለሃያ ደቂቃ ለሃያ ደቂቃ ያህል የአካል ብቃት እንቅስቃሴ አደርጋለሁኝ። ማለት ነው።

የስልክ ባትሪ ምን ያህል ይቆያል? የኔ የስልክ ባትሪ የኔ ምን ያህል ይቆያል ካላችሁኝ የኔ ስልክ ባትሪ የሚቆየው ቢያንስ ፉል ሆኖ መቶ ፐርሰንት ሆኖ ቻደር ካደረኩት ከአንድ ቀን እስከ ሶስት ቀን ይቆያል ማለት ነው። ከዛ በተጨማሪ ደግሞ ሳይሞላ ከሆነ የነቀልኩት ለአንዴ ቀን ከጧት እስከ ማታ ያገለግል ይቆያል ማለት ነው። አልበል እዛ ለሶስት ቀን ባትሪዬ ይቆይልናል።

የትኛውም ባል ትወዳለህ? እኔም እወደዋለሁ። የትኛውም ባል ትወዳለህ ካላችሁ? እኔ የምወደው በዓል በዛ አይነት በዓል አለ። ግን እኔም የምወደው ፋሲካ። ፋሲካ የምወድበት ምክንያት እየሱስ ክርስቶስ ለኛ ሲል ተሰቅሎ ከዛ እሞቱ ከዛ ተገኝቶ ስለሆነ ፍቅር ስለምናይበት ስለማይበት ፋሲካን እውደዋለሁኝ። ከዛ በተጨማሪ ደግሞ አዲስ አመት። አዲስ አመትን የወደድኩበት ምክንያት ደግሞ ያለፈውን አመት አሮጌውን ትተን። ብዙ ነገር አሳልፈን ድክመታችንን ጉብዝናችንን አሳልፈን ለአዱስ አመት ዝግጁ ሆነን በአዲስ አእምሮና በአዲስ መንፈስ አዲስ አመትን ስለምናከብር። አዲስ አመት እና ፋሲካን በዓላት በጣም እወዳቸዋለሁ ማለት ነው

አስተያየት መቀበል ትወዳለህ አዎ አስተያየት መቀበል እወዳለሁኝ። እንዴት አስተያየት አስታይት መቀበል ወደድሽ ካላችሁኝ ለምን ትወጃለሽ? ካላችሁኝ የምወድበት ምክንያት እና የምቀበለው በስራዬ ላይ ትልቅ ለውጥ አገኛለሁኝ። አስተያየት የምቀበል ከሆነ ጥሩም ሰራሁ ጥሩ ሰርቼ ከሆነ አስተያየት የተሰጠኝ በዛ ጥሩነቴ ላይ የተሻለ ስራ ሰርቼ ለመገኘት እና አስተያየት እቀበላለሁኝ። ከዛ በተጨማሪ ደግሞ የሰራው ስራ መጥፎ ከሆነ ይሄን ይሄን አሻሽይ ተብዬ የምነገር ከሆነ። ያንን መጥፎ ባህሪዬን አሻሽዬ የተሻለ ሰው ሆኜ ለመቅረብ ስለምፈልግ። በሁለቱም አንፃር አስተያየት መቀበል እወዳለሁ። ከማንኛውም ሰው ይሁን በማንኛውም ሁኔታ ሁኔታዎች ውስጥ ብሆንም። አስተያየት የሚሰጠኝ ሰው ካለ አስተያየት መቀበል በጣም እወዳለሁኝ አስተያየት ስለሆነ የተሻለ ሰው የሚያደርገኝ ማለት ነው።